ለበጎ አድራጎት ሰርተህ ታውቃለህ ወይ? አዎ በጎ አድራጎት እሰራለው በተለይ መንገድ ማለትም ነው ቤተክርስቲያንም እሰራለው። አንዳንድ ቦታ አስተባባሪ ሆኜ ሰርቻለሁ አስተባባሪ ሆኜ ሰርቻለሁ። ለደሃ ጎጆ በማቀለስ እንዲሁም የተቸገሩት በመርዳት በአመት በዓል ጊዜ የኔ ብጤዎችን በማብላት በማጠጣት። ደሞ አቅም ያጣቸው ወገኖቻችን በጉልበቴም በሀብትም በመደገፍ እና በመሳሰሉት ነገሮች። የተቸገሩትም የተጨነቁትንም በማጽናናት ያዘኑትን በማስደሰት እንደዚህ ያለ ስራዎችን ሁሉ በመሰራት አዎ አግዤ አውቃለሁ።